አሁን ሌሎችን መርዳት በጣም ነው ሚያስደስተኝ። ሰዎችን መርዳት በጣም ነው የምወደው። እንደገና ደግሞ ሰዎች ደግሞ አቅቷቸው የተለያዩ ችግሮች ሲገጥማቸው አቅም ሊሆን ይችላል ብርም ሊሆን ይችላል ለነሱስ መርዳት ስችል። እኔን ውስጤም በጣም ነው ደስ ሚለኝ ማለት ነው

ያው እኔ ምነሳው ሁሌ አስራ ሁለት ሰዓት ሲሆን መደበኛ እንደተነሳው ነው። እንደገና በሌሊትም አስራ አንድ ሰዓት እስከ አስራ ሁለት ሰዓት ባለችው ሰዓት ውስጥ እነሳለሁ ምክንያቱም ስራ ስላለብኝ በጊዜ ነው የምነሳው። እንቅልፍም እንግዲህ በጊዜ አልተኛም ስራ ስለምሰራ ማለት ነው። ጠዋት አስራ ሁለት ሰዓት እነሳለሁ።

ከአለቃዬ ጋር እንግዲህ ግንኙነቴ በጣም አሪፍ ነው። ያው አለቃዬ ራሱ የቤተሰብ አካል ስለሆነ በጣም ከአለቃዬ ጋር ጥሩ ግንኙነት አለኝ። እንደገና ስራዬንም አትኩሬ እንድሰራ ከእሱ ጋር ያለኝ ግንኙነት ግዴታ መጠበቅ አለበት። እና ከእሱ ጋር ያለኝ ግንኙነት ስላሻሻልኩ ነው ጥሩ ስራ የሰራሁት ማለት ነው

አሁን ሌሎችም ማበረታታት በደንብ ነው የምችለው ምክንያቱም እንደኔ ጠንክረው እንዲሰሩ እና አቅልፍም ትተው ስራ እንዲሰሩ ሌሎችን አበረታታለሁ ማለት ነው። እንግዲህ በእኔ እንትን እንዲሉም ማለት ነው። በኔ አሰራር እንዲሄዱ እነሱ በጣም ማበረታታት እፈልጋለሁ። በኔ በሚል እኮ ይላሉ ዝም አለው

ሳንቲም እቆጥባለሁ ባለችኝ አቅም ተማሪ ነኝ። በማገኘው አቅም ሳንቲም እቆጥባለሁ ያገኘኋትን ሳንቲም ደግሞ አስቀምጣለሁ። እና አቁም ነገር ነው የማደርጋት ያቺን ሳንቲም። ሳንቲሟንም የሆነች ነገር አደርግባታለሁ የሆነች ጠቃሚ ነገር አደርግባታለው ለራሴ ማለት ነው። አስቀምጬ